ሙዚየም መሄድ በጣም ነው የምወደው። አዎ በጣም እወዳለሁኝ ሙዚየም ብዙ ባህላዊ ነገሮች የሀገራችን ታሪክ ያለበት ስለሆነ። ብዙ ሙዚየም መሄድ እወዳለሁኝ። እና ደግሞ ብዙ ጊዜ እሄዳለሁ። ልጅ ሆነን ትምህርት ቤት በሃይስኩልም ትምህርት ቤት እንወሰድ ነበር። በተለያየ ክፍል ማለት ነው እና በተለዩ ባህላዊ ነገር እናያለን። ጥያቄዎችን እንጠይቃለን አስጎብኚዎች ስላሉ ደስ ያለንን ጥያቄ ስለ ባህል ስለ ሀገር እንጠይቃለን። ሙዚየም ውስጥ ደግሞ የተለያዩ ቅርሶች አሉ ባህልን የሚያሳዩ። ስለዚህ በነዛ ቅርሶች ማስታወሻ እንይዛለን። እነዛ ቅርሶችን እያየን ስለዚህ የሀገር ባህል ያለበት ታሪክ ያለበት ስለሆነ ሙዚየም መሄድ በጣም ነው የምወደው። ወደፊትም ደግሞ ጊዜ ካገኘው ሌላ ያሌደ ሰው ካገኘው ይዤ እሄዳለሁ። ምክንያቱም ታሪካችንን ሰው ለማወቅ ስላለበት ማለት ነው

ጨው እወዳለሁ ግን በመጠኑ ብዙ ሲሆን አልወደም በጣም ብዙ ጨው ያለበት ምግብ ደስ አይለኝም። ግን ብዙን ጊዜ ምግብ ላይ ሲጨመር ምንም ሲባል ሳይበዛ ነው ጨው ምወደው ብዙ ጨው ከተደረገበት። አልወድምና በመጠኑ ነው እንጂ ሲበዛ ጨው ብዙም አልወደም

የስራ ምኞቶቼ ብዙ ጊዜ በስራዬ ስኬታማ መሆን ነው። ያው በምሰራበት ስራ ላይ ብዙ ነገር ልምዶቼን አዳብሬ ትልቅ ቦታ መድረስ ትልቅ ቦታ ላይ መሆን። የተለያዩ ሚሰጠኝን ሀላፊነት በስርዓቱ ተወጥቼ ጥሩ ዜጋ መሆን ነው የምፈልገው ወደፊት

ፍየህ አዎ አይቼ አቃለሁኝ። እኛ ቤት ያው ብዙ ጊዜ አይኖርም ግን ለበአል ከተገዛ ብዙ ጊዜ ፍየል ወይ በግ ነው የሚገዛው። እና ያው በዛ ሰዓት ለበአል ስለሚገዛ አያለሁ። እኛ ጋም ካልተገዛ መንገድ ስሄድ ለመሸጥ የወጡትን የተለያዩ ፍየሎችን አያለሁ።

አዎ የይለፍ ቃሌን በጣም ነው የምጠብቀው። በጣም ጠንካራ እንዲሆን አደርጋለሁኝ ብዙ ሰው ገምቶ የማያውቀው አይነት እንዲሆን ነው የማደርገው። ከዛ ውጪ ደግሞ አብዛኛውን በቃሌ ነው እንጂ ማቀው ምንም ቦታ ላይ አልዘውም። ምክንያቱም ምናልባት ስልኬ ከጠፋ ሌላ ሰው ሊያገኘው ስለሚችል በቃሌ ነው የሚይዛቸው እንጂ አልጽፋቸውም። እና ማይረሳ አይነት ነው የማደርገው

ሰዎችን ማስተዋውቀው የመጀመሪያው የሚተዋወቁ ሰዎች የሆነ በጸባይ የሚገናኙ ከሆነ ሁለት አሁን ሁለት ጓደኞች ኖረውኝ ሁለቱም ማይተዋወቁ ከሆነ እና ጸባያቸው በተለያየ ነገር ለምሳሌ አንድ ኳስ የሚወዱ ከሆነ በዛ እንዲተዋወቁ አደርጋቸዋለሁ ተመሳሳይ አላማ ሀሳብ ስላላቸው ቶሎ ይስማማሉ ይግባባሉ ማለት ነው

ስማርት ስልክ እጠቀማለሁኝ ምክንያቱም አሁን ላይ ብዙ ነገር ማግኘት የምንችለው ማህበራዊ ሚዲያዎችን አዳዲስ የሚወጡ ማስታወቂያ የሰራም ሁሉንም ነገር በእነዚህ ስልኮች ስለምናገኝ ስራችን በጣም ቀላል ያደርገዋል ይሄን በመጠቀሜ በጣም እድለኛ ነኝ። ስራዬን በፍጥነት መስራት ችያለሁ

የቤት እቃዎችን በብዛት የምጠቀመው ያው ምግብ ለማብሰል እና ምግብ የሚበላባቸው እቃዎች ሳህን ማንኪያ ሹካን እነሱን በደንብ እጠቀማለው። ቤት ውስጥ ሌላ ደግሞ የተለያዩ ውሃም ሚቀዱትን እቃዎች እጠቀማለውኝ። ቤት ውስጥ ያሉ መቀመጫዎችንም ያው እነሱንም በደንብ እጠቀማለው

በቀን የምጠጣው ውሃ ያው ብዙን ጊዜ በጋ ከሆነ ወይ ከአንድ ሊትር በላይ እጠጣለሁኝ። ክረምት ከሆነ ግን በጣም ነው የሚከብደኝ ምናልባት አንድ ብርጭቆ ብቻም ልጠጣ እችላለሁ ቀኑን ሙሉ ማለት ነው። ብዙም ስለማይጠማኝ አልጠጣም። በጋ ከሆነ ግን በደንብ ነው ውሃ የምጠጣው በጣም እጠጣለሁኝ በተለይ ውጭ ወጥቼ ከገባሁ በጣም እጠጣለሁ

በቤተሰብ የምናከብረው በዓል አራት በዓላት እናከብራለን። የመስቀል በዓል እናከብራለን እንቁጣጣሽ እናከብራለን። ገና እናከብራለን እና ደግሞ ፋሲካ እናከብራለን። እንቁጣጣሽ በኢትዮጵያ አዲስ አመት ነው። መስቀል ደግሞ መስቀል የተገኘበት ማለት ነው። ገና ደግሞ ክርስቶስ የተወለደበት ነው። ፋሲካ ደግሞ የምናከብረው ከሞት የተነሳበትን እናከብራለን

በጣም የምወደው መጠጥ ስፕራይት ነው። ስፕራይት በጣም እወዳለሁኝ። ምክንያቱም ሎሚ አለው ያሎሚ ደግሞ በተለይ ትንሽ ከበድን የሚሉ ምግቦችን ከበላው ቶሎ እዲፈጭ ስለሚያግዝ። ወይ አምቦውሃ ወይ ደግሞ ስፕራይት ከቻልኩኝ ሁለቱንም አቀላቅዬ እጠቀማለሁ

ብዙ ህዝብ ያለበት ቦታ መሆን አይ ደስ አይለኝም አልወድም ምክንያቱም ከዛው የበዛበት ጫጫታ ይኖራል የፈለግነውን ስራ መስራት አንችልም። በቂ ጥሩ አየርም አይኖርም። መረበሽ ነው የሚሆነው እና ለአእምሮዬም እረፍት አይሰጠኝም እንደዚህ አይነት ቦታ ላይ ብዙ መቆየት አልችልምና። ብዙ ህዝብ የሞላበት አካባቢ የምወድ ሰው አይደለሁም

በጣም የምወደው ዳቦ የስንዴ ዳቦ ነው ድፉ ዳቦ ባህላዊ በኮባ የሚሰራ ዳቦ አለ። በተለይ የቤተእርሾ ተደርጎ ከተሰራ በጣም የምወደው ምክንያቱም ድሮ አያቴ የምትሰራውን ዳቦ ነው የሚያስታውሰኝ ሽታውም ሁሉም ነገሩ ደስ ይላልና። የስንዴ ድፎ ደቦ በጣም ነው የምወደው

በዚህ ቅዳሜና እሁድ የማደርገው መጀመሪያ ከጠዋት የቤተሰብ የጸሎት ፕሮግራም አለን እሱ ላይ እሳተፋለሁኝ። ከዛ ከሰአት ደግሞ ቤት ውስጥ አንዳንድ ልብስ ማጠብ እቃ እነሱን ስራዎችን እንሰራለን። እሁድ ደግሞ ቤተክርስትያን ነው የምንሄደው። እዛ ሄደን የአምልኮ ስርዓት እናደርጋለን ከጠዋት ከሰአት ተመልሰን ደግሞ ምሳ ሰዓት ጥሩ የቤተሰብ ጊዜ ይኖረናል። ከዛ ቀኑ በዛው ያልቃል ማለት ነው

የመጠጥ ውሃ የምንጠቀመው ብዙውን ጊዜ ቤት ውስጥ ተገዝቶ የሚመጣ እሽጉ ውሃ አለ በአስር ሊትር እና ሃያ ሊትር በሃይላንድ የሚመጣ ነው። እሱን እንጠቀማለን ብዙን ጊዜ ካልሆነ ደግሞ የቧንቧ ውሃ ቀድተን እንጠቀማለን። የተለያዩ መድሃኒቶችን በውስጡ በመጨመር ማለት ነው

የድርጅት ባህሎችን ምወደውም አለ በዛው ልክ ደግሞ ልክ ናቸው ብዬ የማላስበው ሰራተኞች ላይ ተጽዕኖ የሚያሳድር ባህል አልወድም። ከዛ ውጪ ግን ጥሩ የሆነ ግብረገብ እንድናዳብር ሰዓት እንድናክብር በትጋች በስራችን እንድንተጋ የሚያደርግ ባህሎችን እወዳለሁኝ። ደግሞ ጠቃሚም ስለሆነ ብዙ ጊዜ አከብራለሁኝ

አዎ ጥፍሬን እቆርጣለሁ ጥፍር ሲያድግ አልወድም። ያው ብዙ ቆሻሻ ጥፍር ውስጥ ሊቀመጥ ስለሚችል ወዲያው ወይ በየሁለት ሳምንቱ ወይ ደግሞ በተወሰነ ቀን ልዩነት ትንሽ ካደገ እቆርጣለሁኝ። ምክንያቱም ቆሻሻ ነገር ጥፍሬ ውስጥ እንዳያየ ስለሚዝ ማለት ነው። እናም ደግሞ አላሳድግም ጥፍር ሲያድግ አልወድም ብዙ ጊዜ ስራ ለመስራት ስለማይመቸኝ

ዋና ሀላፊነት ያው ብዙ ጊዜ ስራ ቦታ ስለመሆን ስራ ቦታ ላይ የሚሰጠኝ ሀላፊነት አለ እንደገባው ማከናውናቸው የራሴ ስራዎች አሉ። ከዛ ውጪ ደግሞ ቤት ውስጥም የተወሰኑ ሀላፊነት አለ። ያው የራሴ የሆነውን ነገር ማስተካከል በቤተሰብ ስብሰባዎች ላይ መሳተፍ እነሱ ነገሮች አንዳንድ ሀላፊነቶቼ ናቸው።

ወደ ገበያ የምሄደው ብዙ ጊዜ በሳምንት አንድ ቀን ነው። ያው ብዙ ጊዜ እናቴ ስለምትሄድ እሷን እማግዛት ነገር ካለ አብሬያት እሄዳለሁኝ። ከዛ ውጪ ግን የራሴ እቃ ለመግዛት ከሆነ ብዙ ጊዜ አልሄድም እኔ ወይ በወር አንዴ በሁለት ወርም አንዴ ሊሆን ይችላል። ለራሴ ጉዳይ እሚሄደው። ከዛ ውጪ ግን ለቤት አስፔዛ ለመግዛት ከእናቴ ጋር አንዳንድ ቀን እንሄዳለን በሳምንት አንዴ

አዎ ከጎረቤቶቻችን ጋር ጥሩ ግንኙነት አለን። ያው የሆነም ወይ ሰርግ ሲኖር ወይ ሀዘን እንደዚህ አይነት ነገር ሲኖር እንጠያየቃለን። ሰላምታም እንጠያየቃለን የአንዳንድ ነገር ለእኛም በሚያስፈልግ ጊዜ እነሱ ይሰጡናል። እነሱም ደግሞ የተለያዩ እርዳታ ከእኛ ሲፈልጉ እንሰጣለን ያው እንረዳዳለን ማለት ነው

አሁን ሌሎችን ማበረታታት እችላለሁኝ በተለይ ደግሞ ብዙዉን ጊዜ ሌሎችን የማበረታታው በአላማቸው እንዲጸኑ በስራቸው ላይ ደግሞ ጥሩ ልምድ እንዲያዳብሩ ተስፋ እንዳይቆርጡ ቶሎ ምክንያቱም ህይወት ፈታኝ ናትና ትዕግስተኛ እንዲሆኑ መክራቸዋለሁ እና አበረታታለሁ በስራቸው ጠንካራ እንዲሆኑ ማለት ነው

አዎ ልብስ በእጅ አጥባለሁ ብዙን ጊዜ። በእጅ አናጥብም ግን አንዳንድ ልብሶች ነጭ ወይ የመነቸከ ከሆነ። በእጅ መታሸት ስላለበት ማሸን ውስጥ ደግሞ ቀለም የሚለቁ ልብሶች ከሆኑ ሌላውንም ልብስ ስለሚያበላሽ እነሱን በእጅ ነው የምናጥበው። በደንብ በሳሙና ቆሻሻ የያዘውን ቦታ ነጭ ከሆነ በተለይ በደንብ አሽተን። እናስለቅቃለን

ኮከብ ውጭ ወጥቼ የመመልከት ብዙም ልምዱ የለኝም። ግን እንዳጋጣሚ መንገድ ላይ እየሄድኩኝ ከሆነ ወይም ደግሞ መብራት የሌለበት ቀን ከሆነ በደንብ ስለሚታይ ያው ሳልፈልግም ዝም ብዬ አያቸዋለሁ። አንዳንዴ የሆነ ለመረጋጋትም ስፈልግ በረንዳ ላይ ወጥቼ አያለሁ

አዎንታዊ አስተያየት በደንብ እቀበላለሁኝ ምክንያቱም ጥሩ ጠቀሜታ ያለው ነው ብዬ ስለማስብ። አንዳንድ ነገሮች ላይ እኔ ብቻዬን የምወስነው ነገር ልክ ላይሆን ስለሚችል። ሌሎች ሰዎች የሚሰጡኝን አስተያየት እቀበላለሁኝ ተቀብዬም ደግሞ ተግባር ላይ አውላለሁ። ምክንያቱም አንዳንድ አስተያየቶች በጣም ጠቃሚ ስለሆኑ

በሞስኩት ጎን መቀመጥ በጣም እወዳለሁኝ በተለይ መንገድ ላይ እየሄድኩ መኪና ውስጥ ከሆነ። ንፋስ እንዳገኝ እና ደግሞ ወደ ውስጥ እያየሁ ከመሄድ ወደ ውጭ ያለውን ነገር አዳዲስ ነገሮችን። በተለይ ወደ ክፍለ ሀገር እየሄድኩ ከሆኑ ተራሮችን ጫካ እያየሁ ማየት ደስ መሄድ ደስ ስለሚለኝ በመስኮት ጎን እቀመጣለሁ

ማቅረቢያ ማድረግ እችላለሁኝ። የተለያዩ ነገሮችን ለማቅረብ የሚያስፈልጉ እቃዎች ማቅረቢያ እነሱን ያው ማዘጋጀት እችላለሁኝ። ያ ደግሞ ለአቀራረብ ጥሩ እንዲሆን ነገሮችን አስተካክዬ አቀራርቧቸዋለሁ

ስነ ጥበብ በጣም እወዳለሁ ሰው ሀሳቡን የሚገልጽበት አመለካከቱን የሚገልጽበት ስለሆነ እኔም ደግሞ በተለይ ግጥምን እሱም አንድ ስነ ጥበብ ነው እሱን ተጠቅሜ የተለያዩ ሀሳብ እገልጻለሁኝ ሰዎችን የሚያንጽ የሚመልሱ ሀሳቦች እና ደግሞ ጥሩ ጎንን የሚያበረታታ ስለሆነ ስነ ጥበብ እወዳለሁ

ያው የምመገበው ቤት ውስጥ ከሆነ ቤት ውስጥ በሳህን ነው የምንመገበው ብዙ ጊዜ እና ያው ማንኪያ የሚያስፈልገው ከሆነ በማንኪያ ሹካ ከሆነም ሹካ በመጠቀም እመገባለሁኝ። ስራ ቦታ ከሆነ ደግሞ ምሳቃ የሚይዝበት ሳህን አለኝ በዛ በምሳ እቃዬ ከጓደኛዬ ጋር ከአንድ ላይ እንመገባለን ማለት ነው

ገመድ መጠቀም እወዳለሁኝ ያው አሰላጊ ሲሆን ለምሳሌ አንዳንዴ የልብስ ማሽን በደንብ የማያደርቃቸው ልብሶች ከሆኑ እነሱን ገመድ ላይ አሰጣለሁኝ። የተለያዩ ነገሮችን ለመቋጠርም ገመድ እጠቀማለሁኝ። አስፈላጊ በሚሆንበት ሰዓት የሚያስፈልገኝ ስለሆነ ገመድ መጠቀም አውቃለሁ ማለት ነው

በእጅ መሸመን አልችልም ሞክሬ አላውቅም። ግን ሰዎች የሽመና ስራ ሲሰሩ ብዙ ጊዜ አይቼ አዉቃለሁኝ። በተለይ ደግሞ ለትምህርት የሄድኩበት አካባቢ ብዙ ሰዎች የሽመና ስራ በእጅ ሽመና ስለሚተዳደሩ። ሲሰሩ ብዙ ጊዜ አይቻለሁኝ ባህላዊ ልብሶችን ይሰራሉና እነሱ ሲሰሩ አይቻለሁኝ። ለመሞከር ያክል አንድ ቀን ሞክሬያለሁ እንጂ ብዙ አልችልም

አዎ በጀት አስተዳድራለሁኝ። ያው የቤተሰብም የራሴንም ማገኘውን ገቢ ወጪውን እያንዳንዱን ነገር እንደምራለን ከዛ በኋላ የሚቀመጠውን ደግሞ እንዲቀመጥ እናደርጋለን ያው ካልሆነ ለመቆጠብ ስለማይመች በጀት ባወጣነው መሰረት ነው። ወጪ የምናወጣው ያው ገቢያችን ይታወቃልና ወጪ እንወስናለን

ትንኝ በአካባቢያችን የሉም። ያው ከተማ ውስጥ ነው ብዙም ውሃ ያቆረ ቦታም ስለሌለ ትንኞች አይኖሩም። ግን ቢምቢ መጣል አንዳንዴ ከዛ ውጭ ትንኝ ብዙም አይረብሸንም። ግን አንዳንድ ወቅት ድሮ ያስቸግር ነበር። ውሃ የሚያቁሩበት ጊዜ ምናምን ያስቸግር ነበር። ግን አሁን ምንም የለም

ቤቴ የማስውበው መጀመሪያ ያው እቃዎቹን አግባብ ባላቸው ቦታዎች ባስቀምጥለሁኝ የመጀመሪያው ቤት የሚያዝረከረከው እቃ ስለሆነ ከዛ እቃዎችን ካነሳሳው በኋላ በደንብ አድርጌ እጠርጋለሁኝ መነሳት ያለበትን እቃ እያነሳው በደንብ ጠርግና አሱባለው ማለት ነው

እኔ የምጠቀመው አንድሮይድ ነው ሳምሰንግ ስልክ ኤም አስራ ስድስት ነው የምጠቀመው። ያው የተለያዩ ስራዎችን እሰራበታለሁ ያለው ነገር ለኔ ለስራዬ በደንብ በቂ ነው። ካሜራውም ጥሩ ነው። ዳታም ፈጣን ነው ለዛ ዋና ስራ በዛ ስለሆነ ፈጣን ኢንተርኔት ስላለው ለኔ ጥሩ ነው

የበጎ አድራጎት ስራ ላይ ብዙ ጊዜ እሳተፋለሁኝ። ግን በግል ብዙ ጊዜ አልሳተፍም። ግን በህብረት የምንሄደው። የበጎ አድራጎች ስራዎች ላይ ገንዘብ አዋጥተን ልብስ ያለው ደግሞ ልብሱን ይዞ የተለያዩ ምግብ ይዘን ለህፃናትም ለአዋቂዎቹም የሚሆነውን ነገር ይዘን ብዙ ጊዜ ሄደናልና። እዛ ተሳትፌያለሁ

የስራ ቦታ ደህንነት በደንብ የተጠበቀ ነው። ያው ለራሳቸውም ሲሉ በደንብ ብዙ የጥበቃ ሰራተኞች አሉ። ከዛ ውጪ ደግሞ ካሜራ አለ እሱ በደንብ ነገሮችን ስለሚያሳይ እሱን ደግሞ የሚቆጣጠሩ አባላት አሉ። ያ እያንዳንዱ ድርጅት ውስጥ የሚከናወነውን ነገር ያያሉና ለዛ ደህንነታችን በደንብ የተጠበቀ ነው

አዲስ አመት የምናከብረው ቤተሰብ ተሰብስበን ነው። ለኔ ግን የአዲስ አመት አመት በዓል በጣም ልዩ ነው። ምክንያቱም አዳዲስ እቅዶችን የማቅድበት ለቀጣይ አመት አዲስ ነገር ተስፋ የማደርግበት ነው። ያለፈውን ደግሞ ስህተቴን ለማረም የተሳሳትኩባቸውን ነገሮች የማረምበት ስለሆነ የአዲስ አመት በዓልን በጣም እወዳለሁ

ሌሎችን መርዳት በጣም እወዳለሁ ባለኝ ነገር ሁሉ ያው ሰው መርዳት ሁሌ በብር ብቻ አይደለም። ለዛ አንዳንዴ የሰው ሀሳብ መጋራት ካለብኝ ሀሳባቸውን ጊዜ ሰጥቼ ሰዓት ሰጥቼ እሰማቸዋለሁ። አብሮነትን ለሚፈልጉት ጊዜ እሰጣለሁ። ልብስ ምናምን ለሚፈልጉት ያለኝን በማካፈል ሌሎችን እረዳለሁ

በልጅነቴ የምወደው ጨዋታ አለ። ግን የመጀመሪያው የምወደው ድብብቆሽ በጣም እወዳለሁኝ። ያው ከቤተሰብ ሁላችንም የሚያሳትፍ ስለሆነ። ቤት ውስጥ ያው ወንዶችም ሴቶችም አለን ሁላችንም በአንድነቱ ሆነን የምንጫወተው ነው። እንደበቃለን የተለያዩ ተንኮል ነገር መስራት እነሱ በጣም ደስ የሚሉኝ ጨዋታዎች ናቸው

በቤቴ ልዩ መቀመጫ አለ እና ያው በጣም ነው የምወዳት ከሁሉም አጠር ያለች ናት ለኔ። በቃ ለመያዝም ስለምትቀል ግቢ ውስጥም ስቀመጥ ይዤ እወጣለሁ በረንዳ ላይ መቀመጥ ስፈልግም ይዤ ለማንቀሳቀስ በጣም ስለምትቀለኝ በጣም ነው የምወዳት። እንደውም ቤት ውስጥ በእኔ ስም ነው የሚጠሯት የእሷ መቀመጫ እያሉ ነው የሚጠሩት።

ሳህን ማጠብ ብዙም አልወድም በተለይ ወጥ ያለበት፤ ይሄ ቀይ ወጥ የአመት በዓል ቅባት የበዛበት ሳህን ከሆነ ማጠብ ደስ አይለኝም ግን ቀለል ያሉ ቆሎ የተበላበት ከሆነ ዳቦ የቀረበበት ከሆነ ብዙም ቅባት ነገር ስለማይኖረው በጣም ደስ ብሎኝ ነው ማጥበው።

እኔ የምጠቀመው ሁለት ትራስ ነው። አንድ ትልቅና አንድ ትንሽ ትራስ አለኝ። ብዙን ጊዜ ትልቁን ከኋላ ለመደገፍ ነው የምጠቀመው። ትንሿን ደግሞ እጄ ላይ አልጋ ላይ በምቀመጥበት ሰዓት እጄ ላይ አስደግፋታለሁና። ብዙን ጊዜ ሁለቱንም ነው የምትጠቀመው እና በትንሿን ግን በጣም እወዳታለሁ

አዎ መዋቢያዎችን እጠቀማለሁኝ ግን ብዙ ጊዜ ይሄ በፋብሪካ የሚሰሩትን ያው ብዙ ነገር ስለሚጨምሩ ሊጎዳ ስለሚችል ብዙም አልጠቀምም። ግን ቤት ውስጥ ራሴን ማዘጋጃቸው መጓቢያዎች አሉ። እነሱን እጠቀማለሁኝ የተለያየ ቦታ ለመውጣት እጠቀማለሁ

ብርድ ልብስ ብዙን ጊዜ ክረምት ከሆነ ሁለት ነው የምጠቀመው ምክንያቱም ብርድ ስለሚሆን ማለት ነው። በጋ ላይ ከሆነ ግን አንድ እጠቀማለሁኝ ያው ስለሚሞቅ እንደውም በጋ ላይ ትንሿን ብርድ ልብስ ነው ብዙ ጊዜ የምጠቀመው። ክረምት ግን ሁለቱንም አንድ ላይ አርጌ እጠቀማለሁኝ።